የጧት እለታዊ ተግባሬ በጠዋት ከእንቅልፌ እነሳለሁ፣ ፊቴን እታጠባለሁ። ከዛ የተኛሁበትን አልጋዬን አነጥፋለሁ፣ እበላለሁ፣ ወደ መጸዳጃ ቤት እሄድና እጸዳዳለሁ። ከዛ በኋላ ጥርሴን እቦርሻለው። ከዛ ቁርሴን እበላለሁ፣ ቁርሴን ከበላሁ በኋላ የበላሁበትን አጣጥባለሁ፣ ከዛ ልብሴን እለብስና ተነስቼ ወደ ስራዬ እሄዳለሁ ማለት ነው። ሁልጊዜም ጠዋት ጠዋት ነው ስራ የምገባው

ደሞዝ የማገኘው በወሩ መጨረሻ በሰላሳ ነው። ደሞዝ የሚገባው በሰላሳ አለፈ ከተባለ በቀን አንድ ደሞዝ ይገባል እና ምንጊዜም ይሄ የተለመደ ነው። ወይ በሰላሳ ወይ በአንድ አለበለዚያ በጣም ዘገየ ከተባለ እስከ ቀን አምስት ነው። እስከ ቀን አምስትም ብዙም እንትን አይሉም ግን የተለመደው ደሞዝ የሚገኝበት ቀን በቀን ሰላሳ ወይም በቀን አንድ ነው።

እኔ የምመገቡ በእጄ ነው አንዳንድ ለምሳሌ ወይ ሩዝ ወይ ምናምን አንዳንዴ አልፎ አልፎ። በማንኪያ እመገባለሁ ሩዝ ሆይ ምናምን ፓስታ ሲሆን በሹካ ግን። እንደዚህ ነገሮችን ሁሌም እለት ተእለት የምመገባቸው ምግቦች አይደለም ያው እንደ ኢትዮጵያ ባህል ይታወቃል እንጀራ ነው የምንበለው። እና እንጀራ ደግሞ በእጃችን ነው የምንበለው። እና ሁሌም በእጄ ነው እኔ የምመገበው።